ታሪክ መናገር ትወዳለህ አሁን ታሪክ ስንል መጀመሪያ በብዙ ደረጃ ከፍለን እናየዋለን ለምሳሌ የሀገር ታሪክ የግለሰብ ታሪክ እና የአለም ታሪክ ከአለም ደግሞ በአጉር አጉር ከፋፍለን እንድናየው እንችላለን። ታሪክ ማለት በሁለት አይነት ነው ጥሩ ታሪክ አለ መጥፎ ታሪክ አለ። ስለዚህ ታሪክ መናገር ደስ ይለኛል እኔ እንደ ታሪክ ተማሪ መሆኔም አንፃር ብዙ ታሪኮችን አውቃለሁ ስለዚህ ታሪክ መናገር ደስ ይለኛል። ምክንያቱም ባለፈው ታሪክ ላይ ብዙ የምንማረው ነገሮች አሉ። ጥሩ ታሪኮች ላይ ለምሳሌ ሀገር እንዴት ሊመራ እንደሚችል ከጥሩ መሪ ጥሩ ታሪክ እንመራለን ማለት ካለፈው ታሪክ በመማር አሁን ለፊውቸር እንድንኖር ያደርገናል። ስለዚህ ታሪክ መናገር እወዳለሁ። ለምሳሌ በሀገራችን ኢትዮጵያ አንፃር ለታሪክ ትልቅ ቦታና ጊዜ እንሰጠዋለን። ስለዚህ ለታሪክ ያለንን ነገር አመለካከት በጣም ቫልዩ አለው። ስለዚህ ታሪክ ስንል ለምሳሌ ሀገራችን ታሪክ ከ መንግስት ምስረታ ጀምሮ እስከ ትልቅ እስከ አሁን ያለውን ታሪክ እናጣናለን እናጠናለን ማለት ነው። ስለዚህ ታሪክ በጣም እናገራለሁ ለምሳሌ ታሪክ ስንል ትልልቅ መሪዎች አሉ ለምሳሌ በትንሹ ስንጀምር አሁኑን ሀይለ ስላሴን ታሪክን መናገር ደስ ይለኛል። ሀይለ ስላሴ ስንል ለሀገር ያዋሉትን ውለታ እና ጥሮጥሮ ታሪኮችን ለዜጎችን እንነገራለን ማለት ታሪክ ላይ የምንማረው ነገር ስላለ። ደሞ ያጠፉትን ጥፋት ደግሞ አሁን ያሉ ተማሪዎች እንዳይደግሙት ይሄን ታሪክ ይሄን ይሄን አጥፍቷል ብለን ታሪክ እንታርካለን። ማለት ስለዚህ ያለው አሁን መንግስት ይሄን ታሪክ ድጋሚ እንዳይ እንዳይሰራ ታሪክ ታሪክ እኔ ዳግመን እንደሚባለው ስለዚህ ይሄን ታሪክ እናወራለን እናስተምራችኋለን እንሰብካችኋለን ማለት ነው። ለምሳሌ ኢትዮጵያን ታሪክ ብናይ በሶስት ክፍል ከፍለን እናየዋለን። አንሺየንት ሞደርን እና መካከለኛው ምስራቅ ታሪክ መካከለኛው ዘመን ታሪክ የድሮ ታሪክ እና የአሁኑ ታሪክ ብለን በአማርኛው እንከፋፍለዋለን ማለት ነው። ስለዚህ ታሪክ በጣም ደስ የሚልና በጣም ደስ የሚል ቦታ አለው። ለምሳሌ እኛ ሀገር አንፃር ስለዚህ እዚህ የምንማረው ታሪክ ድሮ እንዴት ነበረች ሀገር ስለዚህ የድሮ ታሪክ እንዴት ነው። የድሮ አኗኗር እንዴት ነው የድሮ ባህል እንዴት ነው። ብለን ማለት ነው የድሮውን ታሪክን በማግኘት ለአሁን ያለውን ዜጋ ማስተማር ማለት ነው። ታሪክ ስንል ስለዚህ ታሪክ ለምን ይጠቅማል? የሚለውን ብናየው ታሪክ ለሀገር መስራት አይጠቅምም ለአንድነት አብሮ ለማደግ ደግሞ አለም ጋር ለመገናኘት ለምሳሌ ዛሬ በዚህ አለም ስንኖር ሁለተኛ እና አንደኛ አለም ጦርነት እናወራለን ስለዚህ እዛን ጊዜ የተከሰተ ነገር አሁን ድጋሚ እንዳይከሰት ምክንያቱም ብዙ ማቴሪያል ሎዝ አድርገናል። የሰው ሀይል አጥተናል እና ስለዚህ ይሄ እንዳይደገም። ታሪክ እንናገራለን ታሪክ እናስተምራለን አዛው አንፃር እኔ እኔ ደግሞ የምናገረው ታሪክ። አብዛኛው ጊዜ። የታሪክ ተማሪ ስለሆንኩ እኛ ስንማር ለምሳሌ የአለምን ታሪክ እንመራለን ስልጣኔው መነሻ ለምሳሌ ሞሶፖታሚያ ግብጽ እንደዚህ የመሳሰሉት የስልጣን መነሻዎችን ጀምረን እስካሁን ያለው ስልጣን ያህል ድረስ እንማራለን ማለት ነው። ስለዚህ የአፍሪካን ታሪክ ብንመጣ ደግሞ አፍሪካን ታሪክም እንዲሁ እንማራለን ማለት ነው። ስለዚህ ታሪክ በጣም የሚያስደስትና የሚያኮራ ነው። ስለዚህ ታሪክ ሁሉም ዜጋም ማወቅ አለበት። ሁሉም አለም ማወቅ አለበት። ታሪክ ላይ ብዙ ነገር ይገኛል። ታሪክ ላይ ስልጣን አለ። ታሪክ ላይ ዘመናዊነት አለ። ታሪክ እንዳይደገም ስህተቱ እንዳይደገም ጥሩ ጥሩውን ደግሞ ለወደፊትም ለመስቀጠል ታሪክ መናገር አለበት። ሁሉ ሰው ስለዚህ ታሪክ መናገር ደስ ይለኛል

በስራ ስንት ጥሪ ታደርጋለህ? አሪፍ ጥያቄ ነው። በስራ ስንል ሲጀመር ስራ ማለት የሰው ልጅ እለት እለት የሚሰራው እለት እለት ተግባሩ ሲሆን ይሄም ኑሮውን ለማሸነፍ ሲባል ሰው የተለያየ ስራ ላይ ተሰማርቶ ይገኛል። ለምሳሌ ሾፌሩ በሹፍርና፣ ገበሬው በግብርና፣ አስተማሪው በማስተማር፣ መንግስት በመምራት ብዙ ስራ ዘርፎች አሉ አገር አንፃር፤ ስለዚህ ስራ ላይ ስንት ጥሪ ታደርጋለህ ነው የሚለው ጥያቄ ጥሪ ስንል ለምሳሌ ስራ ላይ ለመሄድ መደወል ሊሆን ይችላል፤ መጻጻፍ ሊሆን ይችላል። የተለያይ ሶሻል ሚዲያ በመጠቀም ጥሪ ማድረግ ማለት ነው። ስለዚህ እኔ አብዛኛው ጊዜ ጥሪም አድርገው በመደወል ሳይሆን በኢሜል መረጃዎችን በማላላክ ደንበኞቼ ጋር ሰራተኞቼ ጋር ብዙ ግንኙነት አደርጋለሁ። ብዙ ጥሪ በአንድ ሰዓት ብዙ ያክል ሜሴጆችን ጥሪዎችን ለሰራተኞች እልካለሁ ማለት ነው ለምሳሌ ብናይ እንኳን ጠዋት ስራ እንዲገቡ ብዙ ጥሪዎችን አደርጋለሁ። ለአንዳንዱ ሰራተኛ ሚሴጅ ይደርሰዋል ማለት ነው። ምክንያቱም በጊዜው እንዲገባ በጊዜው ሰርተን በጊዜው እንድንዋጣ እና የስራ አሰራራችን ቅልጥፍና እንዲኖር ሰዓት ማክበር ላይ ትልቅ ዋጋ ስለምሰጥ በተለይ ሰዓት እንዲከበር ብዙ ነገር አደርጋለሁ ማለት ነው። ስለዚህ በሰአት ብዙ ባይገለጽም ከአስር እና ከዛ በላይ ላይ ጥሪዎችን አደርጋለሁ ማለት ነው። ስለዚህ የአንዳንዱ ሰራተኛ ጊዜውን አክበሮ ሰራውን ፍላጎት ኖሮት እንዲሰራ ለማድረግ ብዙ ጥሪ እያደረኩ እገኛለሁ። ወደፊትም አደርጋለሁ። ስለዚህ በስራ ስንት ጥሪ ታደርጋለህ። ብዙ ጥሪዎችን እናደርጋለን። ለምሳሌ በአካል ሄዶ መጥራት ሊሆን ይችላል ዛሬ ዛሬ ቀርቷል እንጂ ዘመናዊ አለም እየኖርን ስለሆነ አብዛኛው ጊዜ በድሮ ጊዜ ስራ ላይ ጥሪ ሲያደርጉ ወይ ሰው ልኮ ወይ ራሳቸው አሰሪዎች ሄዶ በመጥራት ነበር ሰራተኞች ወደ ስራ እንዲሰማሩ ሲያደርጉኝ የነበረው። አሁን ግን ቴክኖሎጂ ዘመን ስለሆነ የእያንዳንዳችን በቴክኖሎጂ በመጠቀም ብዙ ጥሪዎችን በአንድ ደቂቃ ብዙዎችን መስተላለፍ እንችላለን ማለት ነው። ስለዚህ እንደዚህ እያደረግን ስለሆነ እኔ በሰአት ብዙ ጥሪ አደርጋለሁ።

በስራ ላይ ችግሮችን ትፈታለህ? አዎ አሪፍ ጥያቄ ነው። የአንዳንዱ ሰው ስራ ላይ የተሰማራ ራሳው። ይሄ የችግሮችን ፈቺ መሆን አለበት። የተለያዩ እውቀት እንዲኖረው ይገባል። ምክንያቱም ስራ አንዱ ችግር እንድንፈታ ስለሆነ የስራ እንትን ስለዚህ የአንዳንድ ሰው ለስራ ችግር ፈቺ ነው እንጂ ችግር አምቺም መሆን የለበትም። መጀመሪያ ይህ ጥያቄ በጣም አሪፍ እና አስፈላጊ ጥያቄ ነው ለሀገራችን በተለይ ማደግ ለይ ያለው ሀገራት ላይ በዚህ አብዛኛው ጊዜ የሚታይ ችግር ነው። ስለዚህ ሁሉም ሰው ችግር ፈቺ ነው መሆን የለበትም ስራ ላይ። ስለዚህ እኔም ምን አይነት ችግሮችን እፈታለሁ መሰላችሁ? የኔን አንፃር ስራ ላይ የምፈታባቸው ችግሮችን ነው ለምሳሌ የምናገር። ሁለተኛ ሰራተኛ ውስጥ ያለውን ችግር ማለት። ሰራተኛ እርስ በእርሱ ይጋጃል በብዙ ጊዜ በጣም እኛ ሀገር ላይ ያለው ችግር ነው ይሄ። ስለዚህ ይሄን ሳረግ ችግራቸውን በማዋየየት ምንድነው የሚገጩበት ምክንያት? ስለዚህ ይሄ ደግሞ ስራ እንዳያድግ ስራ ውጤታማ እንዳይሆን ያደርጋል። እና ስለዚህ የዚህን ችግር በጣም እፈታለሁ በጣም ሁል ጊዜ ማለት ሁል ጊዜ ሰራተኛ እርስ በእርሱ። ስለሚገጭ ስለዚህ መይን ችግሩን በተረጴዛ ዞዙሪያ በመምጣት። ብዙ ጊዜ እነዚህን ችግሮችን እፈታለሁ ለምሳሌ እነዚህ ሲጣሉበት ጊዜ ስራ ላይ በጣም ውጤት ዝቅ ይላል ማለት ነው። ምክንያቱም አንድ ላይ ሆኖ መስራት ስለማይፈልጉ አብዛኛው ፋብሪካ ስራዎች ላይ በተለይ ሰራተኛ እርስ በእርሱ ሲጣላ የዛ ስራ ይጎዳል ማለት ነው ስለዚህ ይሄን ቀዳሚ አድርጌ እፈታለሁ። እንዴት አድርጌ እፈታለሁ? የሚለውን ብናይ ለምሳሌ። ሰራተኞችን በመጥራት ምንድነው ችግራችሁ ብዬ የእያንዳንዱን ችግሩን በመጠየቅ ከዛ ችግር መፍትሄ በማምጣት እፈታለሁ። ማለት ነው። ለምሳሌ ምንድነው ችግር በማለት አንዱን ሰራተኛ በመጠየቅ ሌላኛውን በመጠየቅ ከዛ ፊት ለፊት በመምጣት ሁለቱንም በማስቀመጥ በማስታረቅ ችግርን ፈታለህ። ሌላኛው ደግሞ ሰዓት እንዲከበር ሁልጊዜ ይሄ ሁሉ ሰራተኛ ችግር ስለሆነ ሰዓት እንዲከበርና ህጎችንና መመሪያዎችን በመውጣት በአግባቡ የማይመጠው ላይ ቅጣት በመውሰድ። ዝም ብሎ የሚቀረው ቅጣት በመውሰድ ብዙ ጊዜ ችግሮችን እፈታለሁ ማለት ነው። የዚህ ችግር እቃርፋለሁ። አብዛኛው ጊዜ የዚህ ችግር ፈቺ ሆኜ ነው እኔ የምታየው ስራ ቦታ። ሌላኛው ደግሞ የዳሞች ችግር ይኖራል ለምሳሌ እዛ የምንሰራበት ስራ ቦታ ላይ። በጊዜ ደሞዝ ላይከፈለን ይችላል እዚህ ደግሞ ምንድነው ችግራችሁ በማለት? በለቤቶችን በመጠየቅ ወይም የስራ ዋና የስራ አሳሪዎችን በመጠየቅ ምንድነው ችግራችሁ በማለት? እፈታለሁ

የመልክት ድምጽ ትልካለህ። አብዛኛው ጊዜ ይሄ እለት እለት ስራችን ላይ አብዛኛው ጊዜ የምናደርገው ነው። ለምሳሌ የድምጽ መልእክት የምልክባቸው ማን ለማን ለማን ትልካለህ ነው ጥያቄ ዋነኛው ስለዚህ ለጓደኞች ለቤተሰብ እና ሩቅ ላሉት ዘመዶች ማለት ነው። እዚህ የድምጽ ድምጽ መልእክት በምን በምን እንልካለን? አብዛኛው ጊዜ የድምጽ መልእክት ማህበራዊ ሚዲያን በመጠቀም ቴክኖሎጂን በመጠቀም ቴክኖሎጂን በመዋዠት የምናደርገው ተግባር ነው። ስለዚህ የድምጽ መልእክት ለምሳሌ ለጓደኞቼ ስልክ አብዛኛው ፈታኑ ነው የድምጽ መለኪያት መንገድ ቴሌግራም ነው። ስለዚህ ቴሌግራም በመጠቀም የድምጽ እልካለሁ ማለት ለጓደኛዬ ለስራ አጋሮቼ ምክንያቱም ነገ ምሳሌ ስራ የማልገባ ከሆነ ላላኬ ድምጽ መለኪያ ተጠቅሜ በቴሌግራም እልክላታለሁ በድምጽ ስለዚህ ይሄን ተረድቶ ነገ ስራ እንዳልገባ ያውቃል ማለት ነው። ስለዚህ ሁላችንም ማድረግ ያለብን እለት ተእለት ላይ የቴክኖሎጂን ወይም ማህበራዊ ገጾችን በመጠቀም መልእክት መላክ አለብን ማለት ነው። ስለዚህ ስራ ከምንቀር አሁን ለምሳሌ ማህበራዊ ገጽን በመጠቀም ቶሎ መላክ ከዛ በኋላ ቀረህ ተብለህ ሳትወቀስ ትደርሳለህ ማለት ነው። ስለዚህ ሌላኛው ደግሞ ማህበራዊ ድምጽ መለኪያ እንትን ዋትሳፕ ላይም ዋትሳፕ ላይ እልካለሁ ስለዚህ እነዚህም ጓደኞቼ ጋር የስራ አጋሮቼ ጋር ምገናኝበት ማህበራዊ ገጽ ነው። ሌላኛው ደግሞ ፈታኑ እና እንትኑ በቪዲዮ መልክት ምልክበት ኢንስታግራም አለ። ፌስቡክ አለ እና እነዚህ ሁላ የድምጽ መለኪያ መንገዶች ወይም ማህበራዊ ገጾች ናቸው። አብዛኛው ጊዜ እኔ የምጠቀማቸው ግን ሁለቱን ነው ከእነዚህ ለጓደኞቼ ለዘመዶቼ የምንገናኝበት በዋትሳፕ እና በቴሌግራም ነው። ስለዚህ አብዛኞቼ በእነዚህን በመጠቀም ነው እንጂ ሌላ ዋትሳፕ ኢንስታግራም ቲክቶክ ፌስቡክ ምናምን ለመዝናና ለመዝናኛ ነው የምትጠቀምባቸው። እነዚህም ሁለት ማህበራዊ ገጾችን ግን ድምጽ በማላክ የተለያዩ አለቆቼ ጋር ሩቅ ላሉ ሀገራት ዘመዶቼ ጋር የምገናኝበት ማህበራዊ ገጽ ነው። ስለዚህ እነዚህን ሁለቶችን እጠቀማለሁ ሁል ጊዜ።

ፎቶ ማንሳት ትወዳለህ በጣም አሪፍ ጥያቄ ነው? አብዛኛው ጊዜ ወክ በማድረግበት የተለያየ ቦታ በምሄድበት ስራ ጋር የተለያዩ መዝናኛ ቦታዎች ቱሪዝም ሙዚየም ምናምን በመሆን በምሄድበት ሙመንት ላይ እያንዳንዷ እንቅስቅቃሴ ላይ ፎቶ ማንሳት እወዳለሁ። በባህሪየ ምክንያቱም ይሄ ፎቶ በሌላ ቀን ዞሬ ሳየው ይሄን ቦስታ ትውስታ ይሰጠኛል። ልክ ሩቅ ላሉ ዘመዶች አሁን በምንዝናናበት ወቅት ፎቶ አነሳለሁ ይኼን ፎቶ በማነሳ በት ወቅት ዘመዶቼ ጋብለያይ እንኳን ይሄን ፎቶ በማየት እነሱ ጋር እንዳለው ልክይኸስሜት ይሰማኛል ማለት ነው። ስለዚህ ይሄን ነገር በጣም የምወደው ጥያቄ ነው በጣም በጣም ሁል ጊዜ በየቀኑ የምፈጸመው ተግባር ነው። እያንዳንዱን እንቅስቃሴ ፎቶ አነሳለሁ የተለያየ ሁኔታ ሳገኝ ማለት ነው። ለምሳሌ ምርጥ መመልክአ ምድርን ሳልፍ ባገኝ ለምሳሌ እዛ ፎቶ ተነሽቼ ፎቶ በማንሳት ለታሪክ እንዲቀመጥ ለራሴ የተለያየ ቦታ ላይ መ አስቀምጥዋለሁ ማለት ነው። ስለዚህ ለፎቶ የተለያየ ስሜት ነው ያለኝ እኔ ለምሳሌ ጓደኛዬ ጋር እያንዳንዱ ቦታ እያንዳንዱ መዝናኛ ቦታ ስንሄድ አሁን ፎቶ እይዛለሁ። ምክንያቱም ይሄ ለነገ ታሪክ ነው ይሄ ቦታ እንደዚህ ነበረ ይሄ ይሄ ቦታ በዚህ ተሰርቶ ነበረ በዚህ መንገድ ዳር ነው ምናምን ይሄ የተለያየ አደጋ ደርሶ ለምሳሌ መዝናኛ ቦታ በምንሄድበት የተሰሩ ቤቶች አሉ። እነዛ ላይ አሁን ለምሳሌ አደጋ ቢደርስ ወይም የተለያዩ ለልማት ወይም ለመንገድ ተፈልጎ እነዛ ቤቶች ቢፈርሱ የኛ ሰፈር እኮ እንዲህ ነበረ ብዬ ትወስታ እንዲሆነኝ ወደፊት ትወስታ እንዲሆን በማለት አብዛኛው ጊዜ ፎቶዎችን እይዛለሁ። ማለት ነው ይሄ ደግሞ ለምን ይጠቅማል ዋነኛው ዋነኛው ጥቅም የዛን ቦታ ማስታወስ ማለት ነው። ስለዚህ ቦታን አስታውስበታለሁ እዝናናበታለሁ ለጊዜው በጣም ያዝናናኛል አንድ ስለዚህ ለታሪክ ይቀመታል ማለት ነው። ይሄ ፎቶ ስለዚህ ይሄ ሁሉም ቢለመድ ጥሩባይ ነኝ በጣም ሁሉ ሰው መልመድ አለበት ይሄን ነገር ምክንያቱም ራሱን ያስታውስበታል ለወደፊት ታሪክ ያስቀምጠዋል። ስለዚህ በጣም አሪፍና አሪፍ ጥያቄ ነው። ለኔ በጣም ደስ ብሎኛል ይቺን ጥያቄ ሁልጊዜም እያደረኩት ቀን እንደ ቀን በስራ ለምሳሌ ስራ ቦታዬን አብዛኛው ጊዜ ፎቶ አነሳዋለሁ። ስራ ቦታ ላይ የአንዳንዱ አዲስ ሰው ሲመጣ የዛን ስራ አዲስ ሰው መጥቶ ሲያየን ፎቶ አነሳዋለሁ የተለያዩ ሰዎች ጋር ፎቶ እነሳለሁ። አለቆች ጋር ዘመዶቼ ጋር ጓደኞቼ ጋር በቃ ቀን ለቀን ስራ ነው በለኝ ይሄን ጥያቄ ለኔ ምክንያቱም ይሄ ለታሪክ ይቀመጣል ለታሪክ ሲቀመጥ ምርጥ ነው። ምክንያቱም እናስታውስበታለን እቺን ሰዓት ለምሳሌ መልክአ ምድሩ እንዴት ነበር አሁን ለምሳሌ ሳልፍ የሆነ ደን የሆነ ጫካ የተሸፈነ ቦታ አገኘን ይሄን አነሳለሁ ህዝ ብ እየበዛ ሲሄድ ይኼፕው ይጨፈጨፋል። ድሮ ጊዜ እኮ እንዲህ ነበር ይሄ ይሄ ዛፍ ነበረ ስለዚህ አሁን ግን እንደዚህ ሆነ ብዬ ለልጆቼ ማስቀመጥ ለልጆቼ ማስተማሪያ ይሆናል ማለት ነው። ይሄ ቦታ ስለዚህ በጣም አሪፍ

ዜናውን ከየት ታገኛለህ ይላል ጥያቄ ምርጥ ጥያቄ ነው? ዜና ማለት መጀመሪያ ወሬ ወይም መረጃ ማለት ነው። አሁን በዚህን አመት በዚህ ዘመናዊው አለም ዜና ከተለያዩ ምንጮች እናገኛለን። ስለዚህ ዜና መጀመሪያ የዜና ጥቅሞችን እናያለን። ዜና ማለት ኢንፎርሜሽን ወይም መረጃ ሲሆን ቶል ቶሎ በማግኘት የሀገርን ሰላም። አዲስ ነገር እነ ተስፋን የስራ ነገር ትምህርትን የተለያዩ ዜናዎች ላይ የተለያዩ ትምህርት ነክ የሆኑ ዜናዎችን ልናገኝ እንችላለን። ስፖርታዊ የሆነ የሆነ ዜናዎች አሁን ለምሳሌ አለምን አንድ በማድረግ ስፖርታዊ የሆኑ ዜናዎችን እንሰማለን። ለምሳሌ ዜናን የት ታገኛለህ? ዜናን በብዙ መልክ እናገኛለን አሁን ዋናው መሰረታዊ ምንጭ የሆነው የዜና ምንጭ የሚባለው ማህበራዊ ገጾች ናቸው። እነዚህ ማህበራዊ ገጾች ዋናናት እኔ የማገኝበት ዩቲዩብ ነው። ዩቲዩብ ለዛሬ በጣም ጠቃሚ የሆነ ደግሞ ወዲያው ዜናዎችን የምናገኝበት ፕላትፎርም ሲሆን። ዩቲዩብ ብዙ ሰፋ ባለ መልኩ እያንዳንዱ ዜና እያንዳንዱ ዜና ለምሳሌ ስፖርት የራሱ የሆነ የተለያዩ ወሬዎች የጦርነት ሆነ የኢኮኖሚ የብቻ የብቻ ዜናዎችን ከዩቲዩብ እናገኛለን በዋናነት እኔ የምጠቀመው የዩቲዩብ ዜናዎችን ነው። ስለዚህ ዩቲዩብን በዜናነት አንደኛ እጠቀማለሁ ሁለተኛ ደግሞ በተለያዩ ትምህርት ነክ የሆኑ ነገሮችን አዳዲስ የትምህርት ወሬዎች ወይም ዜናዎችን አገኝበታለሁ ማለት ነው። ከዩቲዩብ ሌላ ደግሞ ስፖርታዊ የሆኑ ዜናዎች አሁን አለም ላይ በጣም ሁሉ ሰውም እየፈለገ እና እየሰማ የሚገኘው አሁን ለምሳሌ ስፖርታዊ አሁን ስፖርታዊ ስንል ደግሞ አብዛኛው የእግር ኳስ ስፖርት ለምሳሌ እሄ ደግሞ የእግር ኳስ ደግሞ በተለይ የአውሮፓ እግር ኳስ በጣም አለም ላይ ተጽዕኖ እየፈጠረና በጣም ብዙ ሰው እያዝናና ያለው ወሬ ወይም ዜና ሲሆን እሱ አብዛኛው ጊዜ ዩትዩብ ላይ እናገኛለን። ሌላኛው ደግሞ ቴሌቪዥን ጣቢያ ላይ አንዳንዱ ቴሌቪዥን ጣቢያ እኛ ሀገራችን ቴሌቪዥን ጣቢያ አሁን ለምሳሌ ፋና ፖድካስት አለ ቲቪ አለ አማራ ቲቪ አለ ብዙ የሆነ የዜና አውታሮች አሉ። ስለዚህ ከእነሱ ከእነሱ በየሰአቱ በየጊዜው ዜና እናገኛለን ማለት ነው። ሁለተኛ ደግሞ ዜና ማግኛ መንገዶች ዩቲዩብ አለ ለምሳሌ ዩቲዩብ ላይ ብዙ ዜናዎችን በሁለት መልኩ ልናገኝ እንችለለን በሶስት መልኩ በቪዲዮ በድምጽና በቴክስት ወይም ሚሴጅ መልኩ ዜናዎችን ከዩቲዩብ ከፌስቡክ እናገኛለን። ይሄ ደግሞ ቶሎ በፍጥነት በጊዜ ጊዜያው የሆኑትና ትክክለኛ መረጃ እናገኝበታለን ማለት አይደለም እነዚህ ማህበራዊ ገጾች የሚባሉት የራሳቸው የሆነ ድክመትም አለ። የውሸት የሆነ ዜና ፖለቲካ ነኪ የሆኑ ዜናዎችን በመፍጠር ህዝብ ከህዝብ እንዲጋጩ ያደርጋሉ። የተለያዩ ኪሳራ እንዲደርስ ያደርጋሉ። አሪፍነቱ ደግሞ ወይ ጣቃሚነታቸው ደግሞ ለሁሉ ታዳራሽነትን ይፈጥራሉ ማለት ነው። ስለዚህ እንደዚህ እንደዚህ አይነት እናገኝ እንችላለን ሌላኛው ደግሞ የተለያዩ የራሱ የሆነ አሁን ለምሳሌ ቲክቶክ የሚባል ፕላትፎርም አለ በጣም ፈጣን ነውና አለምን አንድ ያደረገ ቲክቶክ ፕላትፎርም አለ እሱ ላይ ትኩስ ትኩስ እና በጊዜው የምናገኝባቸው ዜናዎች እናገኛለን። እነዚህ ማህበራዊ ገጾች የራሳቸው የሆነ ጥቅም ቢኖረውም እና ጎጂ እንትናቸውም አላቸው ጎጂ ስንል ደግሞ ውሸት የሆኑ መረጃዎችን ወይም ዜናዎችን በመስተለለፍ ሊሆን ይችላል። ህዝብ ከህዝብ እንዲጋጩ ያደርጋሉ። ስለዚህ ከእነዚህ ማህበራዊ ገጾችን ብዙ ጊዜ የምናገኘቸው ዜና ተዓማንነታቸው ትንሽ የጎደለ ነው። ሌላ ደግሞ ቲቪ ወይም የመንግስት ቴሌቪዥኖች የምናገኛቸው እሱ የተሻለ ነው ምክንያቱም ለህዝብ እንዲመጣን ተደርጎ ስለሚናገር የህዝብ ግጭትን ይቀንሳሉ። ስለዚህ እነዚህ እነዚህ የምናገኝባቸው የዜና ምንጮች በጣም አሪፍና ጣቃሚ የሆኑ ናቸው። ስለዚህ ከእነዚህ ከመስማት በጣም ጥቅም እናገኛለን በተለይ ቴሌቪዥን የሆኑ መንግስት ኮሚኒኬሽኖች የምናገኛቸው ዜናዎቹ የተሻሉ ነው ብዬ እደመድማለሁ። ስለዚህ ዜናውን ከየት ታገኛለህ? በቃ አሪፍ ነው ስለዚህ በጣም ደስ ይላል ማለት ነው

በቤትህ ምን አይነት እቃዎች አሉ? ቤት ላይ ብዙ አይነት እቃዎች አሉ። እነዚህ እቃዎች አገልግሎታቸው ምንድነው? የእቃ ስሞች? እና የሚሰሩባቸው እቃዎች ከምን ከምን ይሰራሉ? ለምን አግልሎት ይውላሉ? የሚሉትን እነዚህን እያነሳን እናወራለን እንጨዋወታለን ማለት ነው። ስለዚህ በቤትህ ምን አይነት እቃ አሉ የሚለውን አሁን ደግሞ እናያለን። ቤት ላይ ብዙ አይነት እቃ አይነቶች አሉ። ለምሳሌ መመገቢያ ሳህኖች መስሪያዎች ለምሳሌ ምግብ የሚዘጋጅበት የሚሰራበት ድስት ሊሆን ይችላል፣ የተለያዩ ሸክላ እቃዎች ሊሆን ይችላሉ። ስለዚህ ሌላኛው ደግሞ ወንበሮች ወንበሮች ደግሞ በጣውላ ወይም በዘመናዊ ብረት የሚሰሩ አይነቶች አሉ ለምሳሌ ስማቸውን እንጥቀስ ካለን ሶፋ አለ፣ ደረቅ ሶፋ አለ፣ ጠረጴዛ አለ፣ እና የተለያየ እቃዎች ቤት ላይ አለ፤ አልጋ አለ አልጋ ላይ አለ እነዚህ ቁም ሳጥኖች መጽሐፍ መያዣ ሳጥኖች ማናምኖች አሉ። ስለዚህ እነዚህ እነዚህ በጣም አሪፍ እና ጠቃሚ የሆኑ እቃዎች አሉ። ስለዚህ ለምን አገልግሎት ይውላሉ? የሚለውን ደግሞ እናያለን ማለት ነው። ስለዚህ አሁን ለምሳሌ አልጋ ወስደን ብናይ አልጋ ለተለያዩ አገልግሎቶች ይውላል። ለምሳሌ ለመተኛ ይሆናል ሶፋዎችን ብናይ ሶፋዎች የተለያዩ ጊዜ መቀመጫ ለቤተሰብ ሊሆን ይችላል፤ እንግዳ ሲመጣ የሚቀመጥባቸው የክብር ሶፋዎች አሉ። ደግሞ ቤተሰብ ብቻ የሚቀመጥበት የደረቅ ሶፋዎች አሉ። እንደዚህ እንደዚህ አይነት ሶፋዎች አሉ። ስለዚህ ብዙ አይነት የቤት እቃ አለ። ስለዚህ ከእነዛ ደግሞ መመገቢያ ሳህኖችን ድስቶችን ብዙዎችን ልናይ እንችላለን። ለምሳሌ ምግብ የሚዘጋጅባቸው ብረት ድስቶች፣ ሻክላ እንትኖች አሉ። እነሱ ከምን ይሰራሉ ለምሳሌ ሸክላ ብንወስድ በባህላዊ መሳሪያ የሚሰሩ ናቸው። ከጭቃ የሚሰሩ ሸክላዎች አሉ። ድስቶች ደግሞ ዘመናዊ ከብረት የሚሰሩ ድስቶች አሉ። ስለዚህ በጣም ብዙ አይነት እቃ አለ ማለት ነው ቤታችን ላይ። ስለዚህ ጥቅሙ ደግሞ ሁሉም አይነት እቃዎች ለቤት ይጠቅማሉ። ለምሳሌ ወንበሮች ለመቀመጫነት፣ እነዚህ ሳህኖች ለመመገቢያነታቸው፣ ብርጭቆዎቹ ውሃ መጠጫ እና የተለያዩ እንትን ቁም ሳጥኖቹ ልብስ ማስቀምጫ ይሆናሉ፤ መጽሐፍ መደርደሪያ ይሆናሉ። እና ብዙ አይነት እቃዎች አሉ ማለት ነው ቤታችን ላይ። ስለዚህ እነዚህ እቃዎች እያንዳንዱ እቃዎች የራሱ የሆነ አገልግሎት አላቸው። ስለዚህ የተገዙበት ዋና አገልግሎታቸው እንዲሰጡ ማለት ነው። ለምሳሌ ሳህኖች ማይካ ሳህኖች አሉ። የተለያየ እንግዶች ሲመጡ የሚሰጡ ነጭ የሆኑ ማይካ ሳህኖች አሉ። እነሱ እነሱ አሁን ጠቃሚና በጣም አስፈላጊ ናቸው ዛሬ።

ነገሮችን በስርአ ተስቀምጣለህ አሪፍን ጥያቄ ነው። ነገሮች ስንል ለምሳሌ። ነገሮች ስንት ፋይሎች ሊሆን ይችላሉ መጽሐፍቶች ሊሆን ይችላሉ ልብሶች ሊሆኑ ይችላሉ ብዙ ነገሮች ነገሮች ሲባሉ አብዛኛው ሁሉን ነገር ማለት ነው ያጠቃልላል። ስለዚህ ፋይሎችን በስርዓት ደርድሬ አስቀምጣችኋለሁ ማለት ለምሳሌ። የተለያዩ ፋይሎች አሉ አሁን የሚያስፈልጉኝ ለወደፊት የሚያስፈልጉኝ እና አሁን የተጠቀምኩ ያሏቸው ፋይሎች አሉ ለምሳሌ። ተማሪም በመሆኔ አንፃር የተለያዩ ሞጁሎች አሉኝ አሁን ለምሳሌ ከአራተኛ ሶስት አንደኛ ፍሬሽ ማን ጀምሬ እስተ አራተኛ አመት የተማርኩባቸው ሞጁሎች አሉ እነሱም በስነ ስርዓት። ደርድሬ ማስቀመጥ አለብኝ ምክንያቱም እነዛን ፈታና ስለሚመጡ ለወደፊት እነሱን የተለያዩ መስቀመጫውን አዘጋጅቼ በተለያዩ መስቀመጫው ላይ መስቀመጥ አለብኝ። ለምሳሌ ፍላሽ በመግዛት ፍላሽ ላይ እነዚህ ፋይሎችን በመስቀመጥ በምንፈልግባችሁ ሰዓት እንዳገኝ አድርጌ አስቀምጠዋለሁ ማለት ነው። ሌላኛው ደግሞ ልብስ ብናመጣ አሁን ለምሳሌ ልብስ ላይ ብንመጣ ነገሮች ስለሚል ልብስን ያጠቃልላል። ልብስ ለምሳሌ ቁምሳት ላይ ቁምሳጥን ላይ አጥቤ አጣጥፌ አስቀምጬ የትኛው ነው ዛሬ መልበስ ያለብኝ የትኛው ነው ስራ ስገባ መልበስ ያለብኝ የትኛውን ነው ደግሞ ለበአል መልበስ ያለብኝ ብዬ አስቀምቼ የራሱ በዓለት የራሱን አሁን የራሱን እለብሳለሁ ማለት ነው። ስለዚህ የበአል ልብስ የብቻውን ነው። የሰራ ልብሴ ብቻውን ነው የሰርግ ልብስ የብቻውን ነው ስለዚህ እነዚህ ልብሶች በተለያዩ ጊዜ አስቀምጬ እለብሳችኋለሁ ማለት ነው። ነገሮችን በስርዓት ታስቀምጣለህ አዎ ሁሉ ነገር በስርዓት ነው መሆን ያለበት ለምሳሌ። ልብስ እንዳልኩኝ ልብስ በስነ ስርዓት ነው። የበአል ልብስ ይሄ ስነ ስርዓት ነው። ለምሳሌ የቤት እቃዎችን ሊሆን ይችላሉ። የቤት እቃዎችን ደግሞ አሁን ለምሳሌ እለት እለት የሚያስቀምጥ የሚያስፈልግ የትኛውን እቃ ነው? እሱን በመደርዳሬ ላይ የተመስቀመ ለምሳሌ ሳህኖች መመገቢያዎች አሁን እለት ለእለት የምንጠቀማቸውን ቅርብ ላይ መደርደርያ ታስቀምጣቸዋለህ ሌላኛው ደግሞ በበዓል ጊዜ የምንመገብባቸው እንግዳ ሲመጣ የምንመገብባቸው ነገሮች በስነ ስርዓት አስቀምጠን እንግዳውን እንግዳ ሲመጣ ሰርግ ከምትጠቀመው ለይተህ አጥበህ መስቀመጥ ማለት ነው። ስለዚህ እነዚህ እቃዎችን በስነ ስርዓት ነገሮችን በስነ ስርዓት መስቀመጥ ጥቅሙ ምንድነው? ጊዜውን ለመቆጠብ። ደግሞ ነገሮችን በስነ ስርዓት ስናደርግ በጊዜ አሁን ለምሳሌ ፋይል ብናስቀምጥ ፋይልን አይጠፋብንም ማለት ነው። ምክንያቱም በስነ ስርዓት ስለምናስቀምጠው የምንፈልገውን ፋይል ወዲያው የመገኘት እድል በጣም ሰፊ ነው። ምክንያቱም በስነ ስርዓት ነው ተዳድሮ ወይም ፋይል ተደርጎ የሚቀመጡ ለምሳሌ የሀገሪቱን መረጃ ለምሳሌ የጤና መረጃዎችን ብንወስድ የጤና መረጃዎቹ ጤና ጣብያ ላይ የራሱ የሆነ ዶክመንትድ ሆኖ የራሱ በስም አካል የሚባል ስም በዚህን ቀን በዚህ ቀን ተጠቅሞ ሄዷል ብሎ መረጃውን ይቀመጣል። ሌላ ቀን ታሞ ሲመጣ ይሄን መረጃ በመገላበጥ ምን አይነት በሽታ ይዞት እንደነበረ ይታይና በዛ መሰረት ይታይለታል ማለት ነው። ስለዚህ ነገሮችን በስነስርዓት እኔ ራሴን የማስቀምጠው የኔን ለምሳሌ ሰዋሳ ሳነሳ ይሄ ፋይሎችን ቅድም እንደነገርኩት ፋይሎችን በስነ ስርዓት ነውና ደርድሬ የማስቀምጠው ስለዚህ ፋይሎችን ስፈልግ ወዲያውና በጊዜውና በጥሩ ሁኔታ አገኛችኋለሁ ማለት ነው። ስለዚህ ደግሞ እነዚህ በስነ ስርዓት መስቀመጥ በጣም እና በጣም ጠቅሞኛል ጊዜ እንድቆጥብ አድርጎኛል ደግሞ እነዚህ ፋይሎች እንዳይጠፉ አድርጎኛል ወድያው እንድጠቀም አድርጎኛል ማለት ነው

ኢሜይል ትጠቀማለህ? ይላል ጥያቄው። አሪፍ ጥያቄ ነው። ምክንያቱም ዛሬ ኢሜይል የማይጠቀም ሰው የለም። ምክንያቱም አብዛኛው ጊዜ መረጃዎችን ነገሮችን በኢሜይል እንላላካለን። የተለያዩ የስራ ማስታወቂያዎችን ይሆናል፤ ስራ ግቡ፤ ስራ ወጡ፤ በዚህ ሰዓት ኑ፤ በዚህ ሰዓት ድረሱ እና ዘመድ ጋር ወዳጅ ጋር ጓደኛ ጋር የተለያዩ መረጃዎችን በኢሜይል እንላላካለን ማለት ነው ለምሳሌ በኢሜይል ከምላላክባቸው ነገሮች ፋይሎችን ሊሆን ይችላል፤ የትምህርት ቤት ፋይሎችን፤ ዶክመንቶችን በኢሜይል አማካኝነት እናስተላልፋለን። ኢሜል የሚለው ቃል አንዱ ለምሳሌ ነገሮችን ወይም ፋይሎች ሊሆኑ ይችላሉ፤ ኢንፎርሜሽን ሊሆኑ ይችላሉ የምንላላክበት ዘመናዊ የቴክኖሎጂ ውጤት ነው። ስለዚህ ኢሜይል መጀመሪያ ከስልካችን ኢሜይል አካውንት እንከፍታለን። ከዛ በኋላ በከፈትነው ኢሜይል ከጓደኛ ጋር እንገናኛለን ብዙ ነገር እናደርግበታለን ኢሜይል ኢሜይል ማለት የተለያዩ ቮይስ ሊሆኑ ይችላሉ የድምፆችን ቅጂዎች ሊሆኑ ይችላሉ ለሰላምታ ለቤተሰብ ሊሆን ይችላል የተለያዩ ነገሮችን እንላላክበታለን እንጠቀማለን። ሌላኛው ደግሞ የኢሜይል ጥቅም የተለያዩ ነገሮች ላይ አፕላይ እናደርግበታለን። ለምሳሌ ሳይለንሲዮ ቮይስ ሪከርድ ስናደርግ ለምሳሌ እዚህ ዌብሳይቱ ላይ ወይ አፕ ላይ ገብተን በኢሜይላችን ነው የገባን ማለት ኢሜል በመጠቀም ሳይን አፕ በማድረግ በኢሜይል ነው የተገናኘነው። ስለዚህ ኢሜይል ማለት ለሰው ልጅ አንዱ መሰረታዊና አስፈላጊው ነገር ስማርት ፎን ያለው ኮምፒውተር ያለው ሰው ኢሜይል ግዴታ መኖር እና የኢሜይልን ጥቅም ማወቅ አለበት። ኢሜይል ከሌለ ምንም ነገር ማድረግ አይችልም ማለት ነውደ ለምሳሌ አንዱን አፕሊኬሽን ከፕሌይ ስቶር ላወርድ ቢል እንኳን ማውረድ ወይም መጠቀም

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ አሪፍ ጥያቄ ነው። በአንድ ሰዓት ሳይሆን የሆነ ሰዓት አለው በአንድ ቀን ውስጥ ሃያ አራት ሰዓት አለ እዛ ሰዓት ላይ። ለአንድ ስራ የሆነ ጊዜ ሰጥቼ ለአንዱ ስራ ደግሞ የሆነ ጊዜ ሰጥቼ ነው እንጂ ለምሳሌ ተመሳሳይ ሰዓት ላይ ለምሳሌ አንድ ሰዓት ላይ ሁለት ስራ በአንዴ መሰራት አቅም የለኝም አልችልም። ምክንያቱም ግን ሃያ አራት ሰዓት ላይ ሃያ አራት ሰዓት ውስጥ ብዙ ስራዎችን አከናውናለሁ። ለምሳሌ የአንዱን ቀን ወስጄ ሳወራ አንድ ቀን ላይ ለምሳሌ ዛሬ እንበል ጠዋት ከመኝታዬ አስራ አንድ ሰዓት እነሳለሁ። ከአስራ አንድ ሰዓት በኋላ ጸሎት አደርጋለሁ ከፀሎት በኋላ ቤተክርስቲያን ደርሼ እመጣለሁ። ከዛ በኋላ የተለያዩ የስፖርት እንቅስቃሴዎችን እሰራለሁ። ላፕና እሮጣለሁ። ትንሽ ከዛ በኋላ ደግሞ ከመጣሁ በኋላ ሻወር ተታጥቤ እግሬን ልብሴን ጽዱ ሆኜ ቁርስ አዘጋጅቼ ቁርስ በላለው ቁርስ ከበላሁ በኋላ ቡና እጠጣለሁ። ውጪ ወጥቼ ቡና ከጠጣሁ በኋላ ደግሞ የተለያዩ ስራዎችን አደርጋለሁ። ማለት ቤቱን አጻዳለሁ ምናምን በኋላ ምሳ ሰዓት መጥቼ እንዳላጸዳ እነዚህን አጽድቼ ጓደኛዬ ጋር በመደወል ወደ ስራ ቦታ አብረን እንድንገባ ስራ አጋሬ ጋር በስልክ በመደዋወል እንገናኝ ተባብለን ወደ ስራ መግባት ማለት ነው። ስለዚህ ስራ ስንሳራ ውለን እስከ ስድስት ሰዓት እንሰራለን። ከዛ ስድስት ሰዓት በኋላ ወይ እሱ ቤት ወይ እኔ ቤት ምሳ እንበላለን። ምሳ ከበላን ደግሞ ቡና ሄደን ቡና ቤት ጠትተን እንደገና ስራ እንገባለን ማለት ነው። ስራ ከገባን በኋላ ሰዓቱ እስከ ከሚደርስ እስከ አስር ሰዓት ተኩል ድረስ ስራ ቦታ እንቆያለን። ከዛ በኋላ ደግሞ መተን ስፖርት ቤት እንሄዳለን ማለት ነው። ስፖርት ቤት መተን እስከ አስራ ሁለት ሰዓት እንሰራለን። ከዛ ደግሞ ወክ አድርገን ቤተክርስቲያን ደርሰን እንመጣለን። ከዛ ደግሞ ከቤተክርስቲያን መልስ እራት እንሰራለን ወይ ከእርሱ ቤት ወይ ከእኔ ቤት ስለዚህ እራት እንበላለን ማለት ነው። ስለዚህ እራት በልተን የሆነ የምናነበውን የተለያየ የምናነበው ነገር አለ። ለምሳሌ እኔ አሁን ብወስድ የተለያዩ ትምህርቶችን ከዩቲዩብ እሰበስባለሁ እማራለሁ። ምክንያቱም የተለያየ ፍሪላንሰር ስራዎችን ለመስራት ስለምፈልግ የተለያየ ዩቲዩብ ላይ ለምሳሌ ዩቲዩበር ሲቲቦ ላይ የተለያዩ ቪዲዮዎችን አውርጃለሁ እነሱን አዳምጣቸው ማለት ነው። ከዛ በኋላ አዳምጣለሁ የሆነ ሰዓት ያክል ከዛ በኋላ ወደ እራት ከበላን በኋላ እንተኛለን። ማለት ስለዚህ ብዙ ስራ በአንድ ቀን ውስጥ ብዙ ስራ አከናውናለሁ ማለት ነው። ስለዚህ ይሄ ማለት ደግሞ በአንድ ሰዓት ላይ ብዙ ስራዎችን በአንድ ላይ አከናውናለሁ ማለት ወይም አስተናግዳለሁ ማለት አይደለም። ስለዚህ በአንድ ቀን ውስጥ ብዙ ስራዎችን እሰራለሁ

የድርጅት ዝግጅቱን ትሳተፋለህ አይነት ጥያቄ ነው። በአሁኑ ሰዓት የተለያዩ ድርጅቶች የተስፋፉ ይገኛሉ። ስለዚህ እነዚህ ድርጅቶች ላይ በብዙ መልኩ ተሳታፊ እሆናለሁ ማለት ነው። ለምሳሌ አዲስ ድርጅት በሚሰራበት ጊዜ እነዛ መነሻው ጀምሬ ስራ እስከሚጀምርበት ድረስ የተለያዩ ሀሳቦችን እሰጣለሁ። ለምሳሌ ድርጅት ሲቋቋም ምን አይነት ቦታ መሆን አለበት? ምን አይነት ሰራተኛ መሰረት አለበት? እንዴት ነው እዛ አካባቢ ተደራሽ ነው ወይስ ሰው ፈላጊ ነው? ይሄ የሚመረትበት አንድ ድርጅት ለምሳሌ የራሱ የሆነ አላማ አለው። የራሱ የሆነ ቦታ የሚያቅርብበት የሆነ ምርት አለው። ስለዚህ የዛ ምርት እዛ አካባቢ ያለው ሰው ፈላጊ ነው? ምን ያህል ድርጅቱን ምርታማ ይሆናል የሚለው ሀሳብ ላይ የተለያዩ ሀሳቤን እሰጣለሁ። የተለያዩ አካላት ጋር ውይይት አደርጋለሁ። ስለዚህ ይሄ ጥያቄ በጣም ምርጥ ጥያቄ ነው። ስለዚህ ብዙ ጊዜ የተለያየ ድርጅቶች ላይ ተሳትፌ አውቃለሁ። ይሄ ደግሞ የተለያዩ እውቀት እንዲኖረኝ አግዞኛል። ለወደፊት የራሴ የሆነ ድርጅት ስከፍት ከዛኛው ያመጣሁት እውቀት አለ። ስለዚህ አልቸገርም ማለት ነው። ለምሳሌ የተሰጠፍኩባቸው ድርጅት አንዱን ስም ጠክሼ ስለዛ ድርጅት ምን እንዳደረኩ ባወራ ለምሳሌ ጥጥ ፋብሪካ ሲቋቋም እዛ ጥጥ ፋብሪካ ላይ ምን ምን እንደሚያስፈልግና ምን አይነት ቦታ እንደሚሆን ስናወራ ሳግዛቸው ነበር። ለምሳሌ አካባቢው ላየ ራቀ ብሎ በመሆን ከማኖሪያ ቤቶች አጠገብ እንዳይሆን። ምክንያቱም የተለያዩ የማሽኖች ጩሄት ማህበረሰቡን እንዳይረብሽ እና እዛ ደግሞ ይሄ ፋብሪካ ተቋቁሞ ወይም ይሄ ድርጅት ከተቋቋመ በኋላ እዛ አካባቢ የሚሰራ ወይም ድርጅት ላይ ሰራተኛ እናገኛለን የሚለውን ብዙ ነገር እንወያይ ነበረ። እዛ ሀሳብ እሰጥ ነበረ። ስለዚህ ይሄ ደግሞ ለወደፊት ለኔ እንድሰራ ወይም የራሴን ድርጅት እንዲኖረኝ ትልቅ ሀሳብና እንትን ሰጥቶኛለ። አልነበረም ተሳትፌያለሁ ማለት ነው። ለጥያቄ ራሱ አዎ ብዙ ድርጅቶች ላይ ተሳትፎ አድርጌ አውቃለሁ።

ስንት ብርድ ልብስ ትጠቀማለህ? ብዙ አይነት ብርድ ልብሶችን እንጠቀማለሁ ለምሳሌ አሁን ባለሁበት ሰዓት ግን አንድና በጣም ቀለል ያለ ብርድ ልብስ ነው የምጠቀም ለምንድነው ይሄን ብርድ ልብስ የምጠቀመው ምክንያቱም አሁን ያለሁበት አካባቢ ሞቃታማ ስለሆነ በጣም በጣም ወፍራም ብርድ ልብስ ስለማያስፈልገኝ ስለዚህ ትንሽ ቀለል ያለ ብርድ ልብስ ነው የምትጠቀመው ይሄ ደግሞ ሙቀትን እንዳይጨምር ያግዛኛል ማለት ነው ስለዚህ ምን አይነት ስንት አይነት ብርድ ልብስ? ብዙ ብርድ ልብሶችን ተጠቅሜ አቃለው። ከጥጥ የተሰሩ ብርድ ልብሶችን ለምሳሌ እነዛ ዘመናዊ በእቅድ ላይ የተሰሩ ብርድ ልብሶች ላይ እና የተለያዩ ብርድ ልብሶች ላይ ተጠቅሜ አውቃለሁ። ስለዚህ እነዚህ ብርድ ልብሶች ደግሞ ጥቅማቸው አንደኛ ብርድ ልብስ ነው ሲጀመር ብርድን ለመገላገል ነው፣ ሁለተኛ ደግሞ የተለያዩ ተባዮችን ወይም ነፍሳቶችን ወደ እኛ እንዳይገቡ ይከላከላል ማለት ነው። ብርድ ልብስ ለብሰን በምንተኛበት ጊዜ አሁን ቢንቢ ተነኝ ካለ እነዛ እንዳይነድፉ ያግዙኛል ማለት ያግዙናል ማለት ነው። ዋናና ዋና ጥቅሙ ብርድ ልብስ ጥቅሙ ግን ምንድን ነው ያው ብርድን መከላከል ነው የሰው ልጅ ብርድ እንዲከላከል ነው ዋነኛው ምክንያት። ስለዚህ እነዚህ ብርድ ልብሶች በጣም አስፈላጊ ናቸው ማለት ነው።